ዘጠኝ ማለት በቁጥሮች መካከል ከአስር በአንድ የሚያንስ ቁጥር ሲሆን ዘጠኝ በርካታ ነገሮችን ይይዛል። ሰዎች የተለያየ ትርጉም ውስጥ አለ ውስጥ አለ። ዘጠኝ ቁጥር እኔ ግን ያን ያክል ትርጉም አታችሁ ከፍ ብሎ አይታየኝም። ከዛ ባሻገር ዘጠኝ ቁጥር። ዘጠኝ ቁጥር ምንም አይነት በዓል የለም። እኔ አላውቅም የሚለው የሚለውን ባል እና ብቻ ዘጠኝ ቁጥር ብዙ ጥቅም አለው